ምን አይነት ቦርሳ ትጠቀማለህ ለሚለው? ቦርሳ የኔ ሴት ስለሆንኩኝ የእጅ ቦርሳ አለ እጠቀማለሁኝ። የተለያዩ ትናንሽ ነገሮችን የሚይዝልኝ ቦርሳ እጠቀማለሁኝ። ትናንሽ ነገሮችን እንዲሁም ደሞ የተለያዩ በዛ ያሉ ቦርሳዎችን የእጅ ቦርሳዎችን እጠቀማለሁ ተለቅያሉ። እናም የልብስ ቦርሳ ደግሞ ትልቅ አለ እንዲሁም ደግሞ መካከለኛ አለ። እነዛን እጠቀማለሁ

ፍየል አይተህ ታውቃለህ? ለሚለው አዎ! እኔ ፍየል አይቼ አውቃለሁኝ። እንደውም ፍየል እርባታ እንሄዳለን እናም የተለያዩ ለበዓላት ለስጋ የምንጠቀመው ፍየልን በማርባት በመንከባከብ በማሳደግ ስለሆነ ፍየል አይቼ አውቃለሁ።

ወደ ስራ ምን ልብስ ትለብሳለህ? ለሚለው እኔ ወደ ስራ ስሄድ የምለብሳቸው ንጹ የሆኑ ልብሶች እንደቀሚስ እንዲሁም ደግሞ ደስ ደስ የሚሉ እንደ ጉርድ ቀሚስ እና ሰፋ ያሉ ቲሸርቶች እንዲሁም ደግሞ ሰፋ ያሉ ቱታዎችን ከቲሸርት ጋር እና እነዚህ የመሳሰሉትን እለብሳለሁኝ

ማንቂያ ሰዓት ትጠቀማለህ ለሚለው? አዎ ማለትም ብዙ ጊዜ ልክ በሰአት ለመነሳት እና የስራ ሰዓትም እንዳይረፍድ ቤት ውስጥ የሚሰሩ ስራዎችን ቀድሞ ለመስራት የማንቂያ ሰዓት እጠቀማለሁኝ። እናም ልክ አረኩበት ሰዓት ላይ ሲድ ሲ እንትን ሲልልኝ ሲጮህልኝ በዛን ሰዓት እነሳለሁ

የሞባይል ዳታ ትጠቀማለህ? ለሚለው አዎ የሞባይል ዳታ ብዙ ጊዜ እጠቀማለሁኝ ለሚያስፈልጉኝ ለሚያስፈልጉኝ እንትኖች እጠቀማለሁኝ። ምክንያቱም ዳታ የተለያዩ የምፈልጋቸውን ነገሮች መጠቀም አልችልም ዩቲዩብም ይሁን ቲክቶክም ይሁን ሁሉንም ነገሮች በሞባይል ዳታ ነው የምትጠቀምና ሞባይል ዳታ እጠቀማለሁ።

በቡድን መስራት ትወዳለህ? ለሚለው በምማርበት ሰዓት ነበረ እንጂ በብዛት ያው ደስ የሚለኝ አሁን ራስና ራሴን በሚያስኬዱኝ መንገድ ነው የምሰራ አሁን ላይ ያው በቡድን ብዙ ጊዜ ያው ብሰራም ያን ያክል በቡድን መስራት እወዳለሁ ግን አሁን በምሰራበት ላይ በግል ለየብቻ ስራ ነው የምሰራ።

በመስመር ላይ ቪዲዮ ትመለከታለህ? ለሚለው አዎ እመለከታለሁኝ። ለምሳሌ እንደ ቲክቶክ እንደ ዩቲዩብ እንዲሁም ደግሞ ፌስቡክ የመሳሰሉ እነዚህን በቪዲዮ እመለከታለሁኝ።

በስራ ቦታ ጓደኛ አለህ? ለሚለው አዎ በስራ ቦታ ጓደኛ አለኝ አንድ ጋርም አንድ ስታፍ ምንሰራቸው እንደ አጠቃላይ ጓደኞች አሉኝ። እንዲሁም ደግሞ ከስታፍም ወጣ ያሉ እንደዚሁ በስራ ቦታ ጓደኞች አሉኝ እናም በስራ ቦታ ጓደኛ አለህ? ለሚለው አዎ በስራ ቦታ ጓ ደኞች አሉኝ።

ምን አይነት ስልክ ትጠቀማለህ ለሚለው? እኔ የምጠቀመው አይቴል ናት። አይቴል እንዲሁም ደግሞ። ብዙ ጊዜ ለስልክ ለመነጋገሪያ ብቻ እያልኩኝ ትንሽዬ ቴክኖ ቴክኖ ስልክ ለስልክ ብቻ የምታገለግል ለዳታ ምናምን የማትሰራ ያቺንም እጠቀማለሁኝ። የስማርት ፎን ለተለያዩ ለዩቲዩብ ምናምን ደግሞ እንደ ሰምሰንግም እና ሁለት ስልክ እጠቀማለሁኝ

ሰዎችን እንዴት ታስተዋውቃለህ ለሚለው? ሰዎችን አንደኛ መንገድ ላይ ድንገት ስንገናኝ። በተለያዩ ልክ ድሮም ባሳለፍኩት ሊሆን ይችላል በነዛ ጉዳይ ላይ አስተዋውቃለሁኝ። እንዲሁም ደግሞ በስልክ በስልክ ልክ ይሄ ጓደኛህ ነው እንደዚህ ነው እንደዚህ ነው ብዬ በስልክም አስተዋውቃለሁ። እንዲሁም ደግሞ ልክ በዓላት ላይ በምንገናኝ ሰዓት ሰዎችን በዚህ መልኩ አስተዋውቃለሁ

የምትወደው ፊልም ምንድነው? ለሚለው እኔ የምወደው ፊልም የአማርኛ ፊልሞች እንዲሁም ደግሞ እነዚህ ተከታታይ ፊልም አሉ። እነዛን እንዲሁም ደግሞ በተስንቱ በተስንት የሚል ፊልም የእሱን እከታተላለሁኝ። እንዲሁም ደግሞ የፍቅር ፊልም እከታተላለሁኝ።

በእጅ መጽሐፍ ትወዳለህ? ለሚለው አዎ በእጄ መጽሐፍ እወዳለሁኝ በእስኪብርቶ ደብተር ላይ እንዲሁም ደግሞ ወረቀት ላይ እናም በእርሳስ በየተለያዩ እንትኖችን ለመጻፍ ደግሞ በማርከርን እጠቀማለሁኝ እናም በእጅ መጽሐፍ እወዳለሁ

የትንኝ መረብ ትጠቀማለህ ለሚለው? አዎ እጠቀማለሁኝ ምክንያቱም ያለሁበት ቦታ ሙቀት ሙቀታማ ስለሆነ እጠቀማለሁኝ። ትንኞችን እንዲሁም ደግሞ ለ ከትንኞች ለመከላከል የትንኝ መረብ እጠቀማለሁ።

በመስመር ላይ ገዥ ነህ ለሚለው አዎ በመስመር ላይ ገዥ ነኝ። የተለያዩ ግዢዎችን እንደ ጫማ እንደ ልብስ እናም ደግሞ ሽቶ የተለያዩ የሚቀባቡ ነገሮችን። ከ ከሌላ ቦታ በማስመጣት በመስመር ላይ ገዢ ነኝ።

አዳዲስ የስራ ግንኙነቶች ትፈጥራለህ ለሚለው? አዎ ፈጥራለሁኝ። ልክ አሁን ከገበያ ጋር ተያያዥነት የተለያዩ እቃዎችን አዳዲስ አዲስ ብቅ ያሉ እቃዎችን ልክ ከእቃም ዙሪያ ከልብስም ይሁን ከጫማም አይነቶች የተለያዩ እነዚህን እንዲያመጡልኝ የስራ ግንኙነት እፈጥራለሁኝ።

የሸክላ እቃዎች ትጠቀማለህ? አዎ እጠቀማለሁኝ። ከእነዛ መካከል ዲስት፣ የሸክላ ዲስት አለ፣ ለወጥ መስሪያነት የምጠቀመው። እንዲሁም ደግሞ ጀበና ለቡና እና ምጣድ፣ ምጣድ ለእንጀራ መጋገሪያነት እጠቀምበታለሁኝ። እናም የሸክላ ቀን እጠቀማለሁ።

መዝገቦችን ታስቀምጣለህ ለሚለው? አዎ መዝገብን በጥንቃቄ አድርጌ አስቀምጣለሁኝ። እንዲሁም የተለያዩ እንትኖች መረጃዎችን ለምሳሌ የትምህርት ማስረጃዎችን እንዲሁም ደግሞ የውሃ የመብራት የተለያዩ መዝገቦችን። አስቀምጣለሁ

በየትኛው መተግበሪያ መልእክት ትልካለህ? ለሚለው በተለያዩ በፌስቡክ፣ በዋትሳፕ፣ እንዲሁም ደግሞ በኢሜል፣ በሚሴጅ እናም በእነዚህ በተለያዩ መተግበሬዎች መልእክት እልካለሁኝ።

በሰአት የምትደርስ ሰው ነህ ለሚለው? አዎ እኔ በሰአት የምደርስ ሰው ነኝ። ሰዓት አከብራለሁኝ ልክ በተባልኩበት ሰዓት ከሰውም ጋር ከሰውም ጋር ካለኝ እንዲሁም ደግሞ እምሰራበት መስሪያ ቤት። ልክ ሰአቴን አክብሬ እገኛለሁኝ። እናም በሰአት የምደርስ ሰው ነኝ።

ነገሮችህን በስርዓት ታስቀምጣለህ ለሚለው አዎ በስርዓት አስቀምጣለሁኝ። አንዳንድ የተለያዩ ወረቀቶች አሉ፣ የማይጠፉ መጥፋት ያሌለባቸው ካርታና ፕላን፣ እንዲሁም ደግሞ የትምህርት ማስረጃ አሉ እነዛን በስርዓት አድርጌ አስቀምጣለሁ።

ጠዋት ምን ትበላለህ? ለሚለው ጠዋት አንዳንድ ጊዜ እንቁላል ፍርፍር አንዳንድ ጊዜ ደግሞ ዳቦ በሻይ እንዲሁም ደግሞ አልፎ አልፎ ጥብስ እነዚህን ጠዋት ላይ እመገባለሁኝ ወይንም እባላለሁ።

ለስራ ትጓዛለህ? ለሚለው አዎ ለስራ እጓዛለሁኝ። አንዳንድ ግዜ በእግር እጓዛለሁ። አንዳድ ግዜ ደግሞ አልፎ አልፎ በባጃጅ፣ እንዲሁም ደግሞ በታክሲዎች እና በእነዚህ ከተለያዩ ወደ ተለያዩ ቦታ እጓዛለሁኝ።

በእግር ምን ያህል ርቀት መሄድ ትችላለህ እስከ ሁለት ሜትር? እስከ ሁለት ኪሎ ሜትር የሚሆን ርቀት እጓዛለሁኝ። ምክንያቱም ከድክመት አንፃር እንዲሁም ደግሞ ፀሀይ ምናምን ሊኖር ስለሚችል እስከ ሁለት ኪሎ ሜትር እጓዛለሁኝ።

የሙዚቃ መሳሪያ መጫወት ትችላለህ ለሚለው? የሙዚቃ መሳሪያ መጫወት እችላለሁኝ። አሁን ለምሳሌ እንደ ጽናጽል ከበሮ የተለያዩ እንደ ክራር በእነዚህ የሙዚቃ መጫወቻዎች እችላለሁ።

"በእጅ መሸመን ታውቃለህ?" ለሚለው በእጅ መሸመን አላውቅም። ግን የሚሸምኑ ሰዎችን አይቼ አውቃለሁኝ። ነጠላ ጋቢ ቄሚሶችን የባህር ቄሚሶች ሲሸምኑ እነዚህን አይቼ አውቃለሁኝ። እኔ ግን በእጅ መሸመን አላውቅም።

የምትወደው ቀለም ምንድነው? ለሚለው እኔ የምወደው ቀለም እሮዝ አረንጓዴ እንዲሁም ደግሞ ሰማያዊ የሆኑ ቀለሞችን እወዳለሁኝ። እንዲሁም ደግሞ በልብስም ዙሪያ በጫማም ዙሪያ እነዚህን ቀለማቶች እየተጠቀምኩኝ እነዚህን ጫማ ልብስ ምናምን እጠቀማለሁ።

ሽቶ ትጠቀማለህ? ለሚለው አዎ። ሽቶ መጠቀም በጣም ደስ ይለኛል እናም ሽቶ እጠቀማለሁ። እንዲሁም ልብስን አጥቤ ሳበቃ በሽቶ ረጭቼ ማስ አጣጥፌ ማስቀመጥ በጣም ደስ ይለኛል። እናም ሽቶን እጠቀማለሁ።

ጥፍርህን ትቆርጣለህ ለሚለው? አዎ ጥፍሬን ልክ ባደገ ባደገ ባደገ ሰዓት እቆርጣለሁኝ የእግሮቼን ጥፍር የእጆቼን ጥፍር ልክ በጣም ሳያድግ በውስጡ ቆሻሻ ስለሚይዝ ጥፍር ማሳደግም ጥሩ ስላልሆነ። ጥፍሬን ቶሎ ቶሎ እቆርጣለሁ።

ብዙ ሰነዶች ታዘጋጃለህ ለሚለው? ያው በምሰራቸው የስራ ዘርፎች ላይ አዎ ሰነድ አዘጋጃለሁኝ። ብዙ ብዙ ለሚለው ብዙ ባይሆንም ግን ሰነዶችን አዘጋጃለሁኝ። ያው በሚመለከተኝ በሚመለከተኝ እንትኖች ላይ በምሰራው የስራ ሂደት ላይ። ሰነዶችን አዘጋጃለሁ።

የምትወደው ፍራፍሬ ምንድነው? ለሚለው እኔ የምወደው ፓፓያ ብርቱካን ሎሚ ሙዝ የተለያዩ በቃ እነዚህን የፍራፍሬ አይነቶች። እወዳለሁኝ

ቡና ወይስ ሻይ ትመርጣለህ ለሚለው? ቡናንም ሻይንም እመርጣለሁኝ። ግን ብዙ ጊዜ ጠዋት ጠዋት ላይ ቁርስ በምወስድ ሰዓት ሻይን እጠቀማለሁኝ። ቡናን ደግሞ ለአንዳንድ በዓላት ሲሆኑና ሰፋ ያለ ግዜ ሲኖረኝ እንዲሁም ደግሞ ቅዳሜና እሁድን እሁድን ቡናን እጠቀማለሁና ቡናንም ሻይንም እመርጣለሁኝ።

ቤትህን ምን ያህል ጊዜ ታጸዳለህ ለሚለው? በቀን ሶስት ጊዜ አጸዳለሁኝ። ጠዋት ቀን ማታ። ማለትም ለቤትም ሆነ ከውጪም እንግዳ ሲመጣ ቤቴ በጣም ንፁህና የጸዳ ሲሆንልኝ እኔ በጣም ስለሚያስደስተኝ። በትንሹ በሶስት ጊዜ አጸዳለሁ በቀን

የሽያጭ ግቦች አሉህ? ለሚለው አዎ የሽያጭ ግቦች አሉኝ የተለያዩ የሸቀጣ ሸቀጥ ሱቅ ሽያጭ ሁሉንም ያማከለ የሽያጭ ግቦች አሉኝ እናም እነዛን የሽያጭ ግቦች የተለያዩ ሸቀጣ ሸቀጦችን አከናውናለሁኝ

በቀን ስንት ሰዓት ስልክ ትጠቀማለህ ለሚለው? በቀን አንድ ሰዓት እጠቀማለሁኝ። ከጓደኛ ጋር እንዲሁም ደግሞ ከቤተሰብ ጋር እንደ አጠቃላይ ከስራ ደንበኞቼ ጋር። እናም በቀን አንድ ሰዓት እጠቀማለሁ።

የምሳ እረፍትዎ ምን ያህል ጊዜ ነው? ለሚለው የምሳ እረፍቴ ከስራ ስድስት ተኩል ወጥቼ ሰባት ተኩል ስለሆነ ተመልሼ ወደ ስራ የምገባ ስለዚህ የምሳ እረፍትዎ አንድ ሰዓት ነው።

እጅ መጨባበጥ ትወዳለህ ለሚለው? አዎ እጅ መጨባበጥ እወዳለሁኝ። ከጓደኞቼ ጋር እንዲሁም ደግሞ ተገናኝቼም ከማላውቀው ከአዲስ ሰው ጋር ሊሆን ይችላል። እንዲሁም ደግሞ ስራ ቦታ በተገናኘው ቁጥር እጅ እንጨባበጣለን። እና እጅ መጨባበጥ እወዳለሁ።

መጠበቅ ታግድ ነው? ለሚለው አዎ። ቤተሰብ ጋር የተለያዩ ሰብሎች አሉ። እንዲሁም ደግሞ እንስሳዎች፤ እንደ ፍየል፤ እንደ በግ፤ እንደውም ደግሞ ላሞች አሉ። እነዛን ላሞች፤ በጎች እጠብቃለሁኝ። ደግሞ ሰብል እጠብቃለሁ።

ምን አይነት ልብስ ትወዳለህ ለሚለው? እኔ የምወደው የባህላዊ ቄሚሶች በተለይ በተለይ ለበዓላት የባህል ቀሚስ እወዳለሁኝ። እንዲሁም ደግሞ የተለያዩ ጉርድ ቄሚሶች ሰፋፊ ቲሸርቶችን እንዲውም ደግሞ እንደ ቱታ አይነቶችን ልብስ እወዳለሁኝ።

የቅጥር ሂደት እንዴት ነው? ለሚለው የቅጥር አይነት ያው ብዙ ናቸው። የግል ቅጥር አለ። የመንግስት አለ። እንዲሁም ደግሞ ፐር ታይም የቅጥር ሂደቶች እነዚህ አሉ። እኔ ግን በቋሚነት የቋሚ ቅጥር ነው። እናም የቋሚ ቅጥር ማደግ ካለበት ስለሚያድግ በቋሚነት ቅጥር ደስ ይላል። እና የቅጥር ሂደት እንደዚህ ነው።

በስራ ስንት ጥሪ ታደርጋለህ? ለሚለው በስራ ሶስት ጊዜ ጥሪ አደርጋለሁኝ አሁን ለምሳሌ በመስሪያ ቤቶች ባለ የስራ ቅጥር ላይ አንድ ሰራተኛ ቢቀር አንድ ጊዜ ጥሪ አደርጋለሁ ከዛ ሁለተኛ ጥሪ አደርጋለሁ ከዛ ሶስተኛ ጥሪ አደርግና በመጨረሻ የሆነ ውሳኔ እወስናለሁ።

በፍጥነት መተየብ ትችላለህ ለሚለው? አዎ በፍጥነት መተየብ እችላለሁኝ። ነገሮችን። የሆነ በቃ ያቀድኩትን ስራ ቶሎ ብዬ በፍጥነት ማከናወን እችላለሁኝ። እናም በፍጥነት መተየብ እችላለሁ።

ቅጽል ስም አለህ ለሚለው? እኔ ቅጽል ስም የለኝም። በዚሁ ብቻ ነው የምጠራው። ቤተሰብም ጓደኛም እንደአጠቃላይ በአንድና በአንድ በዚሁ በምጠራበት ስሜ ብቻ ነው እንጂ። የምጠራው ቅጽል ስም የለኝም።

ግጭቶችን ማስተካከል ትችላለህ? ለሚለው አዎ ግጭቶችን ባለኝ አቅም ማስተካከል እችላለሁኝ አሁን ለምሳሌ በንግግር ተነስቶ ወደ ጥል የሚደርስ አለ እነዛን አስተካክላለሁኝ እንዲሁም ደግሞ የተጣሉ ሰዎችን ለማስታረቅ ወይንም ማስተካከል እችላለሁኝ